ስራ ማግኘቶችህ ምንድን? ናቸው የሚለው ጥያቄ እውነት ለመናገር ብዙ ስራዎችን አግጃለሁ ብሰራቸው ቢሳካልኝ ብዬ ማሰባቸው ስራዎች አሉ። ለምሳሌ ሞክሬው የነበረውን የጠላ ቤት ስራ በጣም በከፍተኛ ሁኔታ መስራት የምፈልገው ነው። ነገር ግን በኢኮኖሚ ችግር ወይም በፋይናንስ እጥረት ምክንያት ስራውን የሰራሁት አይደለም። እውነት ለመናገር ከዛ ቀጥዬ ደግሞ እጅግ በጣም እንደ ቤቴ እመላለስ የነበረ ረጅም አመት እቅዴ ነበረ። ሀውስ ነው የተደራጀ በጣም ደረጃ እንደጠበቀ ያማረ የተዋበ ሰዎችም ሊጠጡበት ብቻ ሳይሆን ሊያርፉበት ሊዝናኑበት የሰዎቻቸውን ሚጋብዙበት ወዳጆቻቸውን ይዘው የጎበኙት የሚፈልጉትን አይነት ነገር ሊያገኙበት የሚችል የኮፊ ሀውስ ስራ መስራት እፈልጋለሁ። በጣም የረጅም ጊዜ እቅዴ ነው እግዚአብሔር ከረዳኝ ፈጣሪ ከረዳኝ ይሄንን ስራ በቅርቡ እጀምራለሁ ብዬ ተስፋ አደርጋለሁ። ምክንያቱም እንዳልኩት ነው። ቅጥረኝነትን ህይወት አንገሽግሾኛል በጣም መሮኛል መውጣት እፈልጋለሁ ከእንደዚህ አይነት ህይወት ቤተሰቦቼን መርዳት እፈልጋለሁ ቤተሰቦቼን ማገዝ እፈልጋለሁኝ። ነገር ግን አሁን ላይ ምንም ማድረግ አልቻልኩም በአቅም ውስንነት ምክንያት ማለት ነው። ለዚህ አሁን ኮፊ ሀውስን መስራት እፈልጋለሁ። ጠላ ቤቱን ጎን ለጎን መስራት እፈልጋለሁ። ከዛ በተጨማሪ ደግሞ የወተት ተዋጽኦ ቤቶችን እርጎ ቤት ወተት ቤት ፋስት ፉድ ቤቶችን አድርጌጨመስራት እፈልጋለሁ። እስቲ እንደ እግዚአብሔር ፈቃድ በቅርብ ጊዜ እነዚህ ነገሮች ለመጀመር ጥረት አደርጋለሁኝ። ይሳካልኛልም ብየ አስባለሁ ስለዚህ ምኞቴ ስራ ብሰራ ብዬ የምመኛቸው የስራ ምኞቶቼ። ኮፊ ሀውስ የተደራጀ በጣም ያማረ የተዋበ ሰዎች በጣም ሊያደንቁትና ሊወዱት የሚችሉት ኮፊ ሀውስ መስራት እፈልጋለሁ። ከዛ በተጨማሪ ጠላ ቤትም በጎን እህቶቼና ወንድሜን አምጥቼ ከእነሱ ጋር አብሬ በጋራ በህብረት መስራት እፈልጋለሁ። ከዛ ደግሞ እንደዚሁ እነሱን ብራንች ማስፋት እፈልጋለሁ። ቁጥር አንድ ቁጥር ሁለት እያልኩኝ የተለያዩ ቦታዎች ላይ ምን እፈልጋለሁ? ከዛም ከፍ ካለ ወደ ተለያዩ ከተሞች ቁጭ አፉን ማስፋት እፈልጋለሁኝ። እንደዚህ እንደዚህ አይነት ስራዎችን ብሰራ በጣም ደስተኛ ነኝ ስኬታማ እሆናለሁ ብዬም አምናለሁ። ምክንያቱም ከልብ የፈለጉትን ነገር የሚያስፈልገውን መስዋዕትነት ለመክፈል ዝግጁ ስለሆንኩኝ ማለት ነው

ሃይማኖታው ክብር ታከብራለህ ወይ? ኦህ። ይሄ ብቻ ሳይሆን አብዛኛው ኢትዮጵያዊ ለኢትዮጵያዊነቱ እንድታይባቸው ሊደንቅባቸው ሊኮራባቸው ከሚደግፈው ነገሮች ውስጥ አንዱ ሃይማኖታዊ የክብረ በዓላት ናቸው። እጅግ በጣም ልብን የማስጠው የሚይዘው ከፈጣሪ ጋር መልካም የሆነ ግንኙነትን እንድንፈጥር የሚያደርግ። ማንነታችንን ፈጣሪ አሳልፈን እንድናስገዛ የሚያደርግ ትላዩ ሀብንታዊ የሆኑ ከዋኖች አሉ። በተለይ እንደ ኢትዮጵያ ኦርቶዶስ ተዋህዶት ቤተ ክርስቲያን አስተምህሮ። ዘጠኝ አቤት በዓላት አለው የጌታ በዓል የሚባለው ዘጠኝ ዋና ዋና በዓላት አለው። ስለዚህ እነዛ ሃይማንታዊ ክብረ በዓላቶች በማህበረሰቡ ዘንድ በጣም ትልቅ ተቀባይነት ያላቸው። ትውፊታዊ እንደዚሁም ሀማኖታዊ መስተጋብር ያላቸው። መነጠል የማንችልበት ሃይማኖቱን አመታዊ ነገሩን ከባህላዊ እሴት ከአራት አስራ የሚኖር ማህበረሰብ። ከሚኖር ማህበረሰብ የተወለድኩ ወይም የተገኘው እንደመሆኔ መጠን ሃይማናታዊ ክብረ በዓላትን በጣም በከፍተኛ ፍላጎት እናወቅኩት። በደስታ ከማከብር ከማከብር አባችሁ ነገሮች አንዱ ሃይማኖታዊ ክብረ በዓላት ናቸው። ለምሳሌ በኢትዮጵያ ዘመን አቆጣጠር ዘመን የሚለወጣው መስከረም አንድ ነው። ይሄ መስከረም አንድ እንቁጣጣሽ የተባለ ይጠራል። በዚህ ወቅት ክረምትን ተነፋ የነበሩ ቤተሰቦች እናትና ልጅ አባትና ልጅ የትና ወንድም። በከፍተኛ ጉጉት ሲጠብቁት የሚኖሩት ኋላም ቀን ደርሶ በጣም በከፍተኛ ጉጉት የሚያከብሩት በዓል ነው። እንቁጣጣሽ ከብረ በዓል እና እኔም እንደ ለአንድ ኢትዮጵያዊ የአዲስ አመት በለቦጫን በጣም ብዙዎች ከምወዳቸው በአራት ውስጥ ይጠቀሳል። ከዛ በተጨማሪ ከአስራ ስድስት ቀን በኋላ የጌታ መስቀል በዓል አለ። ከዛ የጌታ ልደት በዓል አለ አንድ ወይ ጌታ የልደት በዓል አለ የትንሳኤ በዓል አለ የጥምቀት በዓል አለ የመቤታችን የአስተርእዮ በዓል አለ። የጽዮን ማርያም በዓል አለ ቅዱስ ሚካኤል በዓል አለ። በጣም ብዙ ሃይማኖታዊ የሆነው ክብረ ባላት አሉ እንደዛ ክብረ ባላትን። ከቤተሰብ ጋር ጓደኛ ጋር ከቅርብ ከወዳጆቼ ጋር በጋራ በመሆን ደስ በሚል ሁኔታ ሃይማኖታዊም ባህላዊ የሆኑ ጥፊቱን በጠበቀ ሁኔታ አለባበሳችንን አስተካክለን በጉጉት ስምና ከብርባቸው። የተለያዩ ሃይማኖታዊ የክብረ ባህላዊቶች አሉ። ስለዚህ በጣም ከምወዳቸው እና ከማከብራቸው ነገሮች አንዱ የኢትዮጵያ ኦርቶዶክስት ተዋህዶ ሰው ወደ ቤተክርስቲያን የምታከብራቸውን አቤት በአራቶችን ጉጉት አከብራለሁ። የእምነቷ ተከታይ እንደመሆን መጠን

ከ ስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? አዎ በተቻለ መጠን አይደለም ከስራ ባልደረቦቼ ጋር ይቅርና ከማንኛውም ሰው ጋር ጥሩ ግንኙነት እንዲኖረኝ ጥረት አደርጋለሁ። ስራ ቦታ ደግሞ ትልቅ ተቋም ነው። ትልቅ ቦታ ነው። ረጅሙን የቀን ውሏችንን የምናሳልፍበት ቦታ እንደመሆኑ መጠን በተቻለ መጠን ከሰዎች ጋር ተግባብቶ፣ መልካም መገኙነት ፈጥሮ ስራን በተገቢው ሁኔታ መከወን ጥሩ ነው ብዬ አምናለሁ በተለይ በተለይ በተለይ ደግሞ ተመሳሳይ የሆነ የስራ ድርሻ ያላቸው ሰዎች በመካከላቸው ጥሩ ተግባቦት መናበብ መነጋገር የት ቦታ ላይ እንደደረስን ምን አይነት ስራ ቀጣይ መስራት እንዳለብን ኮምኒኬት ማድረግ መነጋገር፣ መግባባት፣ ሀሳብ መለዋወጥ አንድን ስራ የሚሰራውን ሌላውን እንዲያይ ማድረግ፣ የልምድ ልውዉጥ ማድረግ የመሳሰሉ ስራዎችን መከወን ከ ስራ ባልደረቦቻችን ጋር ጥሩ ግንኙነት እንዲኖረን ከሚያደርጉ ተግባራቶች መካከል ተጠቃሽ ነው። ከዛ ውጪ ከመደበኛ ስራ ሰዓት ውጪ ያለው ጊዜ ደግሞ ባለው ትርፍ ጊዜ የተገናኙ አንዳንድ ጊዜዎችን ማሳለፍ፣ ሻይ ቡና ማለት ምግብ አብረው በጋራ መመገብ እንደዚህ በክፉም በደጉም ከተለያዩ ስራ በልደረቦች ጋር አብሮ ጊዜ ማሳለፍ በደስታም፣ በሀዘንም ጊዜ ከጎን አብሮ መሆን ማጽናናት ካለብን መጽናናት የደስታ ተከፋይ መሆን ካለብን ደስታን አብሮ ጋራ ማክበር የመሳሰሉ ነገሮች ከስራ በልደረቦች ጋር ጥሩ ግንኙነት እንዲኖርን ስለሚያደርጉ ይሄንን እንደማድረግ ጥረት አደርጋለሁኝ። ስለዚህ ከስራ በልደርቦቼ ጋር ጥሩ የሚባል ግንኙነት አለኝ ከዛ ባሻገር ብዙ ጓደኞቼንም ያፈራሁበት አጋጣሚ አለ የእድሜ ዘመን ጓደኛው ልናሽ የምንችላቸው ጓደኞቻችንን በስራ አጋጣሚ የምናገኛቸው ልጆች አሉ ስለዚህ ለሰው ጥሩ ነገር ማሰብ፣ ጥሩ ነገር ማድርግ ጥሩ ማውራት ጥሩ ቡና ጋር ጥሩ ማሰብ ነውና ባልደረባዬ ወይም ለጓደኛዬ ማድርገው ነገር ለራሴ እንዳደርኩ አድርጎ የማሰብ

በየትኛው እጅ ትጽፋለህ? እንግዲህ ሰዎች ጽሁፍ የሚለማመዱት ገና አንደኛ ክፍል ከዛ በፊት ባለው የትምህርት ደረጃ ይሆናል። የእጅ ጽሁፋቸውን የሚወስኑት እና ሰዎች ብዙ ጊዜ በቀኝ እጃቸው ነው የሚጽፉት በጣም ጥቂት ሰዎች ናቸው በግራ እጃቸው። መጽሐፍ የሚችሉት እጅግ በጣም ጥቂቶቹ ደግሞ በሁለት እጃቸውም የሚጽፉ ሰዎች አሉ በቀኝ እጃቸው ሲደክምባቸው በግራ እጃቸው የሚያስቀጥሉ ሰዎች ይኖራሉ። ግን በጣም በጣም በጣም ጥቂት ነው በቁጥር ምናልባት ከመቶ አንድ ቢገኝ ነው። እንደዚህ አይነት ልዩ ተሰጥኦ ያላቸው ሰዎች እኔ ግን ያው መጽሐፍ የምችለው በቀኝ እጄ ነው። እንደማንኛውም ሰው ብዙ ስራዎችን የምከውነው በቀኝ እጄ ነው። ምናልባት ግራ እጄን ለድጋፍ ልጠቀምበት እችላለሁ እንጂ ብዙ ስራዎችን የምሰራበት እጄ አይደለም። እና እንደማንኛውም አብዛኛው ሰው በቀኝ እጄ ብዙ ስራ እሰራለሁ ምግብ እመገብበታለሁ እጽፍበታለሁ የተለያዩ ክብደት ያላቸው እቃዎችን አነሳበታለሁ ምናምን ነገር ምክንያቱም ብዙ ልምድ ያረኩት የተለማመድኩበት እጄ በዚኛው እጅ ስለሆነ ማለት ነው። እና አንዳንድ ሰዎች ግን ሁለቱንም በኩል ደረጃ ሁለቱንም ማንኛውንም ስራ በእኩል እጃቸው ሁለቱም እጃቸው የሚከውኑ ሁለቱም ላይ ተመሳሳይ የሆነ አቅም የሚያሳዩ ሰዎች አሉ። በጣም ጥቂት የሆኑ ሰዎች ከዛ ውጪ ግን አብዛኛው ሰው ወይ ግራ እጁን ይጠቀማል ወይም ደግሞ የቀኝ እጁን ይጠቀማል። ከአብዛኛው ሰው ደግሞ አብዛኛው የቀኝ እጁን ብዙ ነገሮችን የሚከውንበት እጁ የቀኝ እጁ ነው